የቅጥር ሂደት እንግዲህ ሰው ባለው ችሎታ ነው የሚወሰነው የሰውን ችሎታ ታይቶ ነው ባለው ኤክስፒሪያንስ አማካኝነት የቅጥር ሂደት ይካሄዳል። እንደገና ደግሞ ባለው የስራ ክህሎትና ባለው የስራ አይነት አማካኝነት የቅጥር ሂደት ይካሄዳል ማለት ነው።

ምግቤን ለራባቸው እና አቅም ላጡ ማብላት እወዳለሁ። እና ማካፈል እወዳለሁ። ምክንያቱም እነሱ ላይ የደረሰው ነገር ምክንያቱም የከፋ ነው። አቅም ስለሌላቸው ነው ምግብ መብላት ያልቻሉት። ስለዚህ እነሱ ላይ በጎ ነገር ነው የማስበው እና ምግቤን አካፍላለሁ።

ወደ ገበያ የምሄደው እንግዲህ በሳምንት ሁለቴ ነው። እና በየጊዜው ሄደ የነበረው አሁን በሳምንቱ ልትሄድ ነው የምሄደው። እና የተለያዩ እቃዎችን ገዛ ነው። አሁንም ብር እያስቀመጥኩ የቆየው ነው። በቃ። የገዛሁት ምክንያቱም አንድ በአንድ የሚሆን ነገር ስላልሆነ ማለት ነው።

መታጠቢያ ቤት የት ነው ታሳየኛለህ?

ስሜ የአብስራ ይባላል።

የስራ ጊዜ ገደብ ይቀርባል ውጥረቱ የጨመረ ነው። ብዙ ነገሮች ማጠናቀቅ አለብኝ ዘግይቼ እሰራለሁ ቡና መጠጣት እጀምራለሁ። አይምሮዬ ሁሉ እየሰራ ነው ትኩረት ማድረግ አለብኝ። ስልክ መልእክቶችን አላየሁም ሁሉም ጊዜ ስራ ነው። ባለሮቦቼም እንዲህ ናቸው እርስ በእርስ እናበረታታለን። ትንሽ ጊዜ ይቀረናል በደንብ መስራት አለብን። ስህተቶችን መኖር አይችልም ጊዜው ሲርስ እፎይታ ይሰማናል። ግን አሁን መታገል አለብኝ